ዛሬ በሽታ ሰማኝ ራስ ምታትና ትኩሳት አለብኝ ወደ ስራ አልሄድኩም ቤት ውስጥ በአልጋ እቆያለሁ ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ። ናቲ ሾርባ ላከችልኝ ሞቅ ያለ ነው ትንሽ ያህል እበላለሁ ድካም ይሰማኛል ማንበብ እንኳን አልችልም። ፊልም ብቻ እመለከታለሁ ለምተኛት እሞክራለሁ እረፍት ምርጥ በላይ የተሆነ ነገ እንደምሻል ተስፋ አደርጋለሁ። ጤና ተስፋ

የእለት ምሳ ጊዜ መጣ ከቢሮ ወጣለሁ አንዳንድ ጊዜ ካፍቴርያ እበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራ እና ወጥ ሰርታለች። ማይክሮዊቭ ሞቁዋል በወደዳችሁት ተቀምጫለሁ ባልደረቦቼ አብረው እንበላለን የተለያዩ ነገሮችን እንጋግራለን። አንዳንዶች ስላጋጠማችሁ ነገሮች ይዘክራሉ ወዶች ወደ ቀልዶቹ ይነግራሉ። የየእረፍት ጊዜ ነው ሰዓት አንድ ሰዓት ሰባት። ከዛ ወደ ስራ እንመለሳለን። የምሳ ሰዓት ጊዜ አልፍት እረፍት ነው

ከማህበረ ሚዲያ እረፍት ትወስዳለህ ብዙ ጊዜ እየወሰደኝ ነው ሁሌም እያወላደድኩ እገኛለሁ ሌሎች ምን እንዳደረጉ ያሉ ይሄ አእምሮ ጤና ላይ ይጎዳል። በተግባሮችን ስትራቴጂያለሁ ለአንድ ወር መሞከር እፈልጋለሁ የህይወት ግንኙነቶችን አተኩራለሁ። ከሁለተኛ ሰዎች ጋር እነጋግራለሁ መጠብ እችላለሁ። በአትክልት መስራት እችላለሁ። ጊዜዬን ለተሻለ ጊዜ እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይሄውንና መሞከር ያስፈልጋል። ዩዘር ማግኘት አለብኝ ማህበራዊ ሚዲያ መሰሪያ መሆን አለበት። ህይወት አይደለም።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

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለው የዝናቡ ድምጽ ያረጋጋኛል ያው ከመስኮት አጠገብ ተቀምጬ እመለከታለው ሞቅ ያለ ሻይ እጠጣለው መጽሐፍ ማንበብ እወዳለው። ውጪ ሁሉም ቦታ እርጥብ ነው። ሰዎች በዣንጥላ ይራመዳሉ መዋራት ድምጽ አይሰማም ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው። እህሎች ያድጋሉ ይሄን የአየር ሁኔታ ወደዋለው። ቤት ውስጥ ሙቅና ደንነት

የድሮ ፎቶዎችን እይዛለሁ የድሮ ፎቶዎችን አልበም በመግዛት እዛ ውስጥ አስቀምጣለሁ ከዛ እነዛን የድሮ ፎቶዎች በየጊዜው በመፈለግ ሰዓት እያወጣሁ እመለከታቸዋለሁ። የድሮ ፎቶ መያዝ ብዙ ጥቅሞች አሉት። መጀመሪያ ትውስታዎችን ይፈጥራል ከዛም እነዛን ትውስታዎች አስቀምጦ በምፈለግ ሰዓት ለማየት ለሌላ ሰውም ለመሳየት አገልግሎት አለው

አዎ ብዙ አይነት የሽክላ እቃዎች እጠቀማለው ቤቴ ውስጥ ብዙ አይነት የሽክላ እቃዎች አሉ። በመጀመሪያ ደረጃ እና ዋናው ባህላዊ መጠቀሚያ ጀበና ነው ጀበና ከሽክላ የሚሰራ የቡና ማፊያ። ማንቆርቆሪያ ወይም ቡና ማፊያ ነው። ይሄ ቡና ማፊያ ከሽክለ አፈር ተሰርቶ ቡና ይፈላበታል። ሁለተኛው እጣን ማጨሻ ነው እጣን ምናምን የሚጨስበት ቦታ እቃ ነው። ብዙ አይነት የሸክላ እቃዎች አሉ ድስትን ጨምሮ

ማታ በተለም ብዙ ጊዜ ሁለት ሰዓት አካባቢ እራት እበላለው ምናልባት አንዳንድ ጊዜ በጊዜ ከበላው አስራ ሁለት ሰዓት ወይ አንድ ሰዓት ልበላ እችላለሁ። አንዳንዴ በተለያዩ ስራ ምክንያት ከረፈድኩት ሶስት ሰዓት ወይም አራት ሰዓት ምበላበት አጋጣሚዎች አሉ። ሆኖም ግን በአብዛኛው ጊዜ ከምሽቱ ሁለት ሰዓት እመገባለህ ከምሽቱ ሁለት ሰዓት መመገብ። በየሰዓቱና በተጠና ጊዜ መመገብ ለጤና ጥቅም አለው

አሁን አዲስ ቴክኖሎጂ መማሩ እወዳለሁ ብዙ አይነት ቴክኖሎጂዎችን እማራለሁ። በመጀመሪያ ደረጃ የተለየ የኮምፒውተር ቴክኖሎጂ የዋት ሳይንስ ቴክኖሎጂ የባዮሎጂ ቴክኖሎጂ የኬሚሲትር ቴክኖሎጂ። እነዚህን ቴክኖሎጂዎች በየጊዜ ማጥናት ልምድ አለኝ። ምናልባት ወደፊት አንድ ውስጥ ፕሮፌሽናል ኮንኩን ደስ ይለኛል። ግን ብዙ ጊዜ እነዚህን ሳይንሶች አጠናለሁ

አዎ ማሰላሰል አደርጋለሁ ማሰላሰል ረጅም የተለያዩ እውቀቶች እንድናውቅ ይረዳናል የተለየ አይነት ስም ማትስም ሆነ የተለያዩ አይነት ጥያቄዎችን የተለያዩ ችግሮችን እንድንፈታ ያግዛል። ማሰላሰል ፊሎሶፊን ፍልስፍና የሚባለው በማሰላሰል ላይ የተመሰረተ ነው። ማሰላሰል የእውቆቶች ምንጭ ነው። ማሰላሰል

እኔ በተለየ የምወደው አይነት ልብስ የለም። ግን ደግሞ የተለያየ አይነት ልብሶችን እለብሳለሁ ምሳሌ አሁን ሱሪ ከጅንስ ጀምሮ እስከ ቱታ እስከ ጨርቁ ሱሪ የተለያዩ አንስር ሎች በተለያየ ነገር ጊዜ እለብሳለሁ። ከላይም ሻሚዝም ጃኬትም ብርድ ሲሆን ሙቀት ሲሆን የተያየ ልጽህ በተለያየ አይነት ሁኔታዎች ላይ የተለያየ አይነት ልብሶችን እለብሳለሁ። የተለየ ልብስ ምንጭ

መተግበሪያዎችን አውርዳለሁ መተግበሪያዎችን ከማህበራዊ ሚዲያ ጀምሮ እስከ ስራ አፕሊኬሽኖች በጠቅላላ የማወርደው ከመተግበሪያ ማዕከል ነው። ወይ ከመተግበሪያ ማዕከል መውረዳቸው። መተግበሪያዎች ውስጥ ለመዝናኛነት ለስራ ለተለያዩ ልዩ ልዩ አገልግሎቶች የሚወርዱ መተግበሮች አሉ

አዎ የቀን መቁጠሪያ እጠቀማለው ይሄን የቀን መቁጠሪያ ምጠቀመው ቀኖችን ለማወቅ ነው። ምናልባት የባላት ቀን ወይ የተለየ ዝግጅት ያለበትን ቀን ለማውቅ የቀን መተግበሪያ መቁጠሪያ እጠቀማለው ምናልባት ደሞ ማስይዘውም ቀጠሮ ካለ በዛ የቀን መቁጠሪያ ላይ ምልክት አደርጋለው ይሄም ቀጠሮውን ሳልሳሳት እንዳስታውስ

እኔ የግሌ የቤት እንስሳ የለኝም። ግን በሰፈራችን ውስጥ ብዙ አይነት የቤት እንስሳዎች አሉ ከድመት ውሻ የተለያዩ አይነት የቤት እንስሶች አሉ። እነፈረስ እነ በግ ፍየል ሁሉም የቤት እንስሶችን አውቃለሁ። ከእነዚህ የቤት እንስሳዎች ውስጥ ውስጥ ስጋ ስጋ በሎች አሉ ሳር በሎች አሉ እዚህም በተለያየ የቤት እንስሳ መደብ ይመደብ

ጊዜዬን በደንብ አስተዳድራለሁ እንደውም የጊዜ ማስተዳደሪያ የጊዜ ሰሌዳ ወይም መቆጣጠሪያ አወጣለሁ በዛ መቆጣጠሪያ በመጠቀም እያንዳንዱ ጊዜን በመከፋፈል ጊዜውን በስነ ስርዓት ለሚያስፈልገው ስራ አጠቀምበታለሁ። ይሄን የጊዜ ሰሌዳ ለመውጣት አንድ ቀን ተዘጋጅቼ ጊዜ ሰሌዳውን ካወጣሁ በኋላ የምሰራውን ስራዎች በተግባር በፍጹም በትክክል እፈጽማለሁ

አዎ ወደ ሱቅ ከመሄዴ በፊት ዝርዝር እምጽፍበት ጊዜ አለ ይሄም እቃው በጣም ብዙ ሲሆን ነው ምክንያቱም እቃው ብዙ ሲሆን ምናልባት ሱቅ ላይ እቃዎች ዝርዝሮች ሊጠፋው ስለሚችሉ ረስቶ ከመመለስ ይልቅ ጽፎ ሄዶ የሚያስፈልጉትን እቃዎች በተጻፈው ዝርዝር መሰረት መግዛት ጠቀሜታ አለው። ይህንን ማድረግ ጊዜ የሚቆጠባል አቅም ይቆጥባል

የቪሪዮ ጥሪ ላደርግ እችላለሁ አስፈላጊ በሆነ ጊዜ ግን የቪዲዮ ጥሪ ይልቅ የድምጽ ወይም የጽሁፍ ጥሪ እጠቀማለሁ። ሆኖም የቪዲዮ ጥሪ እጠቀማለሁ ምክንያቱም ከዚህ በፊት የነበረውን እንቅፋት ችግር በማስቀረት አሁን በዘመናዊ መንገድ ማንኛውም ሰው ከተለያየ አለም ቦታ ከተለያየ አይነት በቅርብ መንገድ ከማይችል በተካባቢ ሆኖ ፊት ለፊት መነጋገር ይችላል። ይሄም አንድ የቴክኖሎጂ ውጤት ነው

የወተት ተዋጾዎችን እወዳለሁ። ከዚህ ውስጥም ወተት ይጠቀሳል። ወተት ለጤና ጥሩ ነው በካልሽየም የበለፀገ ነው። ቅቤ ያለ ቅቤ ፋት የበዛበት ሆኖ ግን ለጉልበት በጣም ጠቀሜታ አለው። አይብ አለ አይብም ጣፋጭ ነው። ለተለያየ አይነት ምግብ ይውላል። ቅድም ገንፉ ለተባለው ራሱ እንደ ማባያነት ያገለግላል ብዙ አይነት የወተት ተዋጾዎች አሉ። ሁሉንም እወዳለሁ።

የስራዬ ቦታዬ አሪፍ ነው። መጀመሪያ ለስራ ቦታ የሚሆኑ ግብአቶች አሉኝ ወንበር ጠረጴዛ ማስቀመጫ እንዲሁም ለስራ የምጠቀምበት ስኪርቢቶ የተለያየ አይነት ለመጻፍም ሆነ ለማንበብ የሚያስፈልጉ ግብአቶች አሉ። አምፖል አለ የማንበቢያ አምፖል አለ ሌሎች ሌሎች ኮምፒውተር የተለያዩት ለስራ የሚያገለግሉ እቃዎች አሉ

በስራ ሰዓት እረፍት ላደርግ እችላለሁ አስፈላጊ ሲሆን ሲደክመኝ በስራ ሰዓት እረፍት አደርጋለሁ ምናልባት ምሳ ሰዓትም ምሳ ሰዓት እሱንም እንደ እረፍት እቆጥረዋለሁ ምሳ ምበላበት ሰዓት ከእሱ ውጪ ግን ማንኛውም በስራ ድካም ባለብኝ ጊዜ ማረፍ አደርጋለሁ። ለባያንስ በሰአት ግማሽ ሰዓት ወይ አንድ ሰዓት ለእረፍት ጊዜ እጠቀማለሁ ምንም ሰውነቴን አነቃቅቼ እናተረጋግቼ ወደ ስራ በመመለስ

ኮምፒውተር መጠቀም እችላለሁ ኮምፒውተር መጠቀም እውቀቱ አለኝ። ኮምፒውተሮችን ከልጅነቴ ጀምሮ ስሰራ ነው ያደኩት ከዊንዶስ ሁለት ሺህ ኤክስፒ ጀምሮ ሪስካውንስ ከዊንዶስ ኢለቨን ድረስ መጠቀም። በመጠቀም ውስጥ ነው ያለፍኩት ኮምፒውተር መጠቀም ጥሩ ክሎት ነው። ለወደፊትም ይረዳል።

አዎ በቤቴ ልዩ ሞት መቀመጫ አለኝ ይሄም ለስራ የምጠቀምበት ወንበር ነው ለስራ እንደሚሆን ተብሎ የተሰራ ነው በጣም ምቹ ነው። በዚህ በስራ መቀመጫ ወንበሬ ተቀምጬ የቀን ስራዬን አጠናቅቃለሁ በዚህ የስራ ወንበር ላይ መቀመጥ ለጤና ጥቅም እንዳለው እረዳለሁ። ልዩ ሆነ መቀመጫ ለጤናዬም ሆነ ለስራ በጣም ምቹ

ብዙ የትርፍ ጊዜ ማሳለፊያዎች አሉኝ ከእነዚህ ውስጥ ዋናው መዝናኛ ነው ጌም መጫወት እና ፊልም ማየት ረጅሙን ጊዜ ትርፍ ጊዜ ማሳለፍ ፊልም እምጠቀምባቸው ናቸው። ቢያንስ በጌም በጌም ከአራት ሰዓት እስከ አምስት ሰዓት ትርፍ ጊዜዎችን አሰልፋለሁ። ፊልምም እንደዚህ ከሁለት እስከ ሶስት ሰዓት የተለያዩ ፊልሞችን በማየት ትርፍ ጊዜ እ።

እጅ መጨባበጥ እወዳለሁ ባልልም ግን ለተለያዩ ተግባሮች እጨባበጣለሁ ብዙ ጊዜ። ኖርማል የተለመደ ሰላምታ እጅ መጨባበጥ ነው ከዛም ባለፈ ለስራውም የተለያየ ነገር መግባባት ሲፈጠር በእጅ መጨባበጥ ይገለጻል። እጅ መጨባበጥ በብዙ የአለማችን አገራት የተለመደ የመግባቢያ ሰላማ መባባያ መንገድ ነው

አዎ ስነ ጥበቦችን እወዳለሁ በአሪፍ አሪፍ ስነ ጥበቦች ከሆኑ እወዳለሁ። ምሳሌ አሁን ስዕል ብናይ በስዕል ብነሳ ቆንጆ ስዕሎችም ማየትም ሆነ ለመሳልም እሞክራለሁ። ብዙ ስዕል መሳል ባልችልም ከዚህም ባለፈ ሙዚቃ አንዱ የስነ ጥበብ አካል ነው። ሙዚቃ እወዳለሁ ሙዚቃዎች በጣም አዳምጣለሁ ሙዚቃ

የስራ ልብስ አለብስም ምክንያቱም የምሰራው ስራ የስራ ልብስ ስለማይፈልግ ሆኖም ደግሞ ግን የስራ ልብስ አስፈላጊ ሆኖ የሚገኝ ስራ ካገኘው የስራ ልብስ እለብሳለሁ። አንዳንድ ጊዜ የምሰራቸው ስራዎች ሲኖሩ ምናልባት ምሳሌ ቀለም መቀባት ቢሆን ልብሴን እንዳያቆሽሸው የቀለም መቀቢያ ልብስ የስራ ልብስ እለብሳለሁ እንዲሁም የተለያየ አይነት አስጋጣሚ ሲኖር የስራ ልብስ ልለብስ

በትምህርት ቤት ብዙ የምወዳቸው ትምህርቶች ነበር በተለይ ሳይንሶች ስማቃና ባዮሎጂ ፊዚክስ ኬሚስትሪ ይጠቀሳሉ ሳይንስ በጣም አሪፍ ስለሆነ ሳይንስ መማር እወድ ነበር እንዲሁም ስፖርት ስፖርት ትምርትንም እወድ ነበር የስፖርት ትምህርት አካል ብቃት እንቅስቃሴ እንድንማር ይረዳናል። ሌላኛው የኮምፒውተር ትምህርት ነው ኮምፒውተር መጠቀም ስለምወድ ኮምፒውተር ስራዎች ትምህርቶችን መወደን

አዎ ዜና በመስመር ላይ ላነብ እችላለሁ ዜና በመስመር ላይ ማንበብ ፈጣን የዜና ማግኛ መንገድ ነው። ምሳሌ በማህበራዊ ሚዲያዎች ላይ እንዲሁም እዚህ በመስመር ላይ ያሉ በዌብሳይቶች ላይ ያሉ ዜናዎች ማንበብ ይቻላል። እነዚህ ዜናዎች የተለያየ አይነት መረጃዎችን አገኛለሁ። ዜና በመስመር ላይ ኢንተርኔት ባለበት ሰዓት በጣም

ኮፍያ ማድረግ አልወድምም አልጠላምም ግን በተለያየ ጊዜ ኮፍያ ማረግ ሲያስፈልገኝ ኮፍያዎችን እጠቀማለሁ አንደኛው ኮፍያ ምጠቀምበት ጊዜ ለፀሀይ ነው ኮፍያ ከሰአት በሆነ ጊዜ ወይም ፀሀይ በጠነከረ ጊዜ ፀሀይ ለመከላከል ይረዳናል። አንዳንድ ጊዜ ደግሞ ከልብስ ጋር እለብሰዋለሁ ልክ እንደ ፋሽን ኮፍያ አይነት ሳገኝ ላለብስ እችላለሁ

ደብዳቤ አልጽፍም ደብዳቤ መጻፍም ብዙ አልወድም ምክንያቱም ደብዳቤ ላይ የሚጻፉ ጽሁፎችን የተለያየ እና ጥሩ ጽሁፍ መሆን አለበት ያንን ለመጻፍ ጊዜ ስለሚፈጅ እና የተለያየ አይነት የጽሁፍ እውቀቶች ስለሚጠይቅ። ሆኖም ጽሁፍ ደብዳቤ መጽሐፍ አስፈላጊ ሆኖ ከተገኘ ግን ደብዳቤ ልጽፍ ችላለሁ። አሁን ግን ጊዜው አልፎ ከደብዳቤ የተለያየ አይነት የመገናኛ ሜተዶች ወይ ሁኔታዎች

በገበያ ዋጋ መደራደር አልችልም ብዙም አለመድኩም ሆኖም በገበያ ዋጋ ሁል ጊዜ መደራደርም ጥቅም አለው ምክንያቱም ነጋዴዎች ዋጋ የመጨመር አጉል ልምድ ስላላቸው ያንን ልምድ ለመቅረፍ እና የተሻለ ዋጋ ለማግኘት በገበያ መደራደር ጥሩ ነው። ይሄን በገበያ ዋጋ መደራደር ልምድ ለመልመድ።

የስራ ቦታ ደህንነት እየተጠበቀ ነው። ምክንያቱም የምሰራው ስራ ከቤት ስለሆነ ያ ስራ ለኔ የተጠበቀ ነው። የስራ ቦታዬም የተሻለ እና ደህንነቱን የጠበቀ ነው። ከተለያዩ የተለያዩ አይነት መጠበቅ ግባቶችም አሉኝ። ያንን ግባቶች ደህንነቴን እጠብቃለሁ ቦታውም ደህንነቱ የተጠበቀ ስለሆነ ደህንነቴን።

አንደኛው የምወደው ፍራፍሬ ማንጎ ነው ማንጎ በቫይታሚን የበለጸገና ጣፋጭ ፍራፍሬ ነው። ይሄን ጠፋጭ ፍራፍሬ በቀን ውስጥ አንዴ እበላለሁ በጣም ስለምወደው ይሄን ፍራፍሬ በቀን በቀን በመግዛት እጠቀማለሁ ለጤናም ጥሩ ነው። ጣፋጭ ነው የቀ ስንኳር መጠንንም በቀላሉ ማሟላት ያስችላል

ጠዋት ላይ የተለያዩ ተግባሮች እተገብራለሁ መጀመሪያ ከእንቅልፌ እነሳለሁ ከእንቅልፌ ከተነሳሁ በኋላ ፊቴን እታጣባለሁ ጥርሴን አጸዳለሁ ከዛ በኋላ ቁርስ አዘጋጃለሁ ያን የተዘጋጀውን ቁርስ እበላለሁ ከዛ እረፍት ካደረኩ በኋላ ወደ ስራየ ለመሄድ እሞክራለሁ ወደ ስራ ከመሄዴ በፊት ግን ሰውነቴን በደንብ አናቃቃለሁ ከዛ ወደ መደበኛ ስራየ እገባለው

አሁን ስራዬ በከፊል አርድሚ ሊሆን ይችላል በስራዬ አድካሚ በሆነ ቀን አንዳንድ ጊዜ ደግሞ እንቅልፍን በደንብ በማልተኛበት ሰዓት ከፍተኛ ድካም ይፈጠራል ያንን ከፍተኛ ድካም ለማስታገስ እረፍት አደርጋለሁ ምናልባት ቀን ላይ የተወሰነች እንቅስቃሴ እንቅስቃሴ እችላለሁ። ሀይል የሚሰጥ ምግብና መጠጦችን እጠቀማለሁ ይሄም ድካሙን ለመቀነስ ይረዳል

ብዙ አይነት ሙዚቃዎች እወዳለሁ የተለያየ አይነት የሙዚቃ አይነቶች አሉ። ከእነዚህ የሙዚቃ አይነቶች ውስጥ ፖፕ ለምሳሌነት ይጠቀሳል የፖፕ ሙዚቃች በብዛት አዳምጣለሁ። አሪፍ ናቸው ዜማቸው ጥሩ ነው ግጥማቸውም ደስ ይላል። በብዛት ሌሎች የሙዚቃ አይን አይነቶችም አዳምጣለሁ እንደየጊዜው ሁኔታ።

እምወደው ጣፋጭ ምግብ ቸኮሌት ነው ቸኮሌት ከምወደው ጣፋጭ ምግቦች ውስጥ ቀዳሚው ነው። ቸኩሌት ከኮኳና ከተለያዩ አይነት ግብአቶች ይሰራል የተለያየ አይነት ቸኮሌት ጣዕሞችም እና አይነቶች አሉ። ብዙ ጊዜ እንደየ እንደየ ጊዜ እንደነ የፍላጎቴ ይወሰናል ምወድ የሚበላው የቸኮሌት አይነቶች

አሁን በመስመር ላይ ሙዚቆችን አዳምጣለሁ በመስመር ላይ ሙዚቃዎችን ማዳመጥ ጊዜ ይቆጠባል እንዲሁም የኢንተርኔት ወጪዎችም አንዳንዴ የመቆጠብ አቅም አለው። ግን ደግሞ ከኢንተርኔት ጥቂት ጊዜን የሚቆጠበው ምክንያቱም ማውረድ በማትፈልግበት ሰዓት ላይ በማንኛውም ጊዜ ኢንተርኔት አብርቼ መጠቀም እችላለሁ። ከእነዚህ መስመር ሙዚቃ መውረጃ ውስጥ እንደነ ስፖቲፋይ አይነቶች ይጠቀሳሉ

በብእርም በእርሳስም እጽፋለሁ ሁለቱም በተለያየ ጊዜ እጠቀማለሁ። ብእር በደማቁ መጻፍ ስፈልግ እንዲሁም የማይጠፋ ወይም ደግሞ ለማጥፋት የማልፈልገው አይነት ሲሆን በብር እጽፋለሁ። እንዲሁም ደግሞ የተለያዩ አይነት ጊዜ ጽሁፎችን ወይ የምፈለጋችሁን ጽሁፎች ሲሆን በእርሳት እጽፋለሁ ሁለቱም የተለያየ አይነት አገለግሎት አላቸው።

ማር እወዳለሁ ማር ለጤና በጣም ጠቀሜታ ያለው ነገር ነው። ማር ከንብ ይገኛል ለረጅም ጊዜም ማስቀመጥና መመገብ ይቻላል። ማር ጣፋጭ ነው። ሆኖም ለጤና በጣም ተስማሚ ነው። ማር መመገብ ጥሩ እንደሆነ በሳይንስ የተረጋገጠ ነው። ወደ ረጅም ጊዜም ካለ ምንም ብልሽት የመቀመጥ ብቃት

በስልኬ ገንዘብ እልካለሁ በስልክ ገንዘብ መላክ አሁን ዘመናዊ ነው። በፍጥነት ገንዘብ መላክ ይቻላል በፍጥነት መክፈል ይቻላል በፍጥነት መቀበል ይቻላል። ከጥሬ ከገንዘብ የእጅ ዝውውር የጸዳነው በጣም ፈጣንና ዘመናዊ ነው። አሁን ኢንተርኔት በተስፋፋበት አለም በስልክ ገንዘብ መላክ በጣም እየተለመደ ሆኖ መጥቷል። ይሄንን በስልክ ገንዘብ መላክ መጠቀም ፈጣን ያደርጋል

የተለያየ አይነት ቦርሳዎች እጠቀማለሁ ብዙ ጊዜ ግን የምተለመደው በጀርባ የሚታዘለው ቦርሳ ነው የምጠቀመው ምክንያቱም በጀርባ የሚታዘለው ቦርሳ የተሻለ ሸክምን ሰውነት ላይ የማከፋፈል አቅም አለው። እንዲሁም በቀላሉ እቃዎችን ለመያዝ ይረዳል። ሰውነትን ሳያደክም በዛ እነዚህን በማየት የጀርባ ቦርሳ ብዙ ጊዜ እጠቀማለሁ

በመስመር ላይ ቪዲዮ እመለከታለው በመስመር ላይ ቪዲዮ መመልከት በተለይ በአሁን በኢንተርኔት ዘመን በጣም የተለመደ ነገር ነው። መዝናኛ ጀምሮ እስከ ፊልም የተለያዩ አይነት አጫጭር ረጃጅም ቪዲዮዎችን ጨምሮ በመስመር ላይ ነው ቪዲዮ ምመለከተው አንደኛው በሰፊው ቪዲዮ ምመለከትበት አፕሊኬሽን ነው ዩቲዩብ ላይ የተለያዩ አይነት በመስመር ላይ ቪዲዮዎችን

ብዙ አይነት የቤት እቃዎችን እጠቀማለሁ ከነዚህ የቤት እቃዎች ውስጥ ለምሳሌ ለስራ ምጠቀማቸው እንደ ውምበር ጠረጴዛ ስክሪብቶፕ እርሳስና ወረቀት የተለያዩ አይነት ነገሮች አሉ። ለመመገቢያ እንዲሁም የኩሽና እቃዎች አሉ። ምግብ መስሪያ ድስት ማንኪያ ጭልፋ መመገቢያ ሳህን የመሳሰሉት ሌሎችም የቤቴ ብዙ

ብዙ ጊዜ ማታ ከስራ በኋላ ማደርገው ነገር ቢኖር መዝናኛ መመልከት ነው። የተለያዩን አይነት ፊልም ልመልከት እችላለሁ ወይ ደግሞ የተለያዩ አይነት መረጃዎችም ላይ ችላለሁ ሊያዝናኑኝ ሚችሉና እውቀት ሊሰጡ ሚችሉ እነዚህን ብዙ ጊዜ ከስራ በኋላ የማድረግ ልምድ አለኝ ከዛ በኋላ ስልኬን አስቀምጬ ተዘጋጅቼ ወደ ሄዳለሁ

መዋቢያዎችን ልጠቀም እችላለሁ ቀላል የሚባሉ መዋቢያዎችን ከባባድ መዋቢያዎችን ባልጠቀምም ቀላል መዋቢያዎች አንዱ በሳሙና እንደገና ቅባት አይነት ሊሆን ይችላል። የተለያዩ አይነት ሎሽኖች ቀላል የሚባሉትን የመጠቀሚዎችን የመዋቢያ እጠቀማለሁ። ከባባድ መዋቢዎች ግን የመጠቀም ልምዱ የለኝም

ኦኬ ታሪክ መንገር አንዳንዴ የማውቃቸውን ታሪኮች እናገራለሁ ብዙ ጊዜ ግን ከታሪክ መናገር ይልቅ ታሪኮች አዳምጣለሁ ታሪክ ማዳመጥ በጣም ደስ ይላል። ብዙ ጊዜ የድሮ ታሪኮችን ከመሰራታቸው ምን እንደነበረ ማወቅ ምን እንደተከሰተና ወዴት አሁን በምን ምክንያት ወደዚህ እንደደረሰ ማወቅ በጣም ያስደስታልም። ደስ ይላልም እነዚህን

ልብስ አጥባለሁ ልብስ ቢያንስ በሳምንት አንዴ ወይ ሁለቴ ልብሴን አጥባለሁ። ልብስ ማጠብ በጣም አሰልቺና አድካሚ ስራ ቢሆንም ግን ደግሞ የግድ ልብስ ንጹህ ሆኖ ለመገኘት መታጠብ ይኖርበታል። ግን በእጅ ከማጠብ ይልቅ ደግሞ በልብስ ማጠቢያ ማሽን ቢታጠብ መርጣለሁ። የልብስ ማጠቢያ ማሽን ማጠብ ድካም ይቀንሳል።

ቅመማ ቅመም የበዛበት ምግብ እወዳለሁ ቅመማ ቅመም የበዛበት ምድብ ጣፋጭ ነው ሆኖም ለጤናም ጥሩም ነው አንዳንድ ደግሞ ጥሩ አይደለም። አሪፍ አሪፍ ቅመሞች ካሉበት ለጤና በጣም ጠቃሚ ነው ይጣፍጣልም። የማቃጥላልም በቅሞሞች የበዛበት ምግብ ስለዚህ በቅመም የበዛበት ምግብ እመገባለው እወዳለሁ

መልዕክታዊ ኢሜል እንደየስራው ይወሰናል አስፈላጊ የስራ ኢሜል ካለኝ እልካለሁ ግን በቀን ብዙ ጊዜ ኢሜል የመላክ ልምድ የለኝም። ኢሜል ምልክበት ቦታዎች ብዙ ስለሌሉ አስፈላጊ ሆኖ ሲገኝ ግን በቀን እስከ አምስትም ሶስትም ሁለትም ኢሜል ልልክ እችላለሁ። አስፈላጊ ሳይሆን ሲቀር ግን ብዙ ጊዜ ምንም ዩዘይርም ኢሜል አልክም።

ዛሬ የመጀመሪያ የምግቤ ዳቦ በእንቁላል ነበር ዳቦ በእንቁላል ቆንጆ ቁርስ ነው ለቁርስ የበላሁት ነው። ዳቦ ካርቦይድሪት ነው ሀይል ይሰጣል እንቁላልም እንደዚሁ የተለያዩት ጠቃሚዎች አሉት። አሪፍ ምግብ እንደውም በዛ ላይም ጣፋጭ ነው ወለቄ ቤት ተጨምሮበት ነበር። ያ ደግሞ ጥፍጥናውን ወደ ሌላ ደረጃ ያሳድገዋል

የተለያየኖችን ዳቦዎች እወዳለሁ ወይም ከዳቦ ጋር እንደምበላው አይነት ነው ብቻውን ከበላሁት ግን ጣፋጭ ዳቦ እወዳለሁ ጣፋጭ ዳቦ ውስጡ የተለያዩ ማጣፈጫ የሚጨመሩበት ዳቦ ነው። ብቻውን ዳቦን ብቻ ምበላ ከሆነ ጣፋጭ ከሆነ ለመብላት ይጠቅመኛል ሆኖም ደግሞ ለተለያዩ አይነት ጊዜያት የምትጠቀመው የዳቦ አይነቶች አሉ። ለምሳሌ ለመሃል ለተለያየ ነገር ሲሆን ጠፍጣፋና ስስ ዳቦ እጠቀማለሁ

አዎ እንደገና ጥቅም ላይ ማዋልን አደርጋለሁ። ይሄ ለአካባቢ የሆነ ለጤና ለተለያዩ ነገሮች በጣም ጥቅም አለው። ምሳሌ ፕላስቲክን ሰብስቦ ድጋሚ ጥቅም ላይ ማዋል ጠቃሚ ነው። ምክንያቱም ፕላስቲክ በጣም አካባቢ ጎጂ ነገር ነው። ያን አካባቢ ጎጂ ነገሮች ዝም ብሎ ከመተው ድጋሚ ጥቅም ላይ ማዋል ለአከባቢ በጣም ጠቀሜታ ያለው ነገር ነው።

በሚገባ የእቃ ቁጥጥር አደርጋለሁ። የእቃ ቁጥጥር ማድረግ እቃዎቹን በስንት ሰዓት ለመጠቀም የረዳናል። ምሳሌ አሁን የተለያየ አይነት እቃዎችን ወይ ቁጥጥር ሲደረግባቸው አይጠፉም እንደገና ካላጠቀም ላይ አይውሉም አያልቁምም። ይሄም ለኢኮኖሚም ሆነ ለአካባቢ ጥቅም አለው።

ነው ቀርካ በአካባቢው አያድግም ግን ቀርከሃ የሚያደርጉባቸው አካባቢዎች በሀገር ውስጥ አሉ። ቀርካ በጣም ጠቃሚ ነው። የተለያዩ አይነት የቤት ውስጥ ግብአቶችን የቤት ውስጥ እቃዎችን ለመስራት ወንበር ጠረጴዛ ለመስራት ቀርከሃ ያገለግላል። እንዲሁም በጣም ጠንካራ ስለሆነ ረጅም እድሜ አለው። እንዲሁም ከጉዳት ይጠብቃል። በጣም ጠንካራ ነው

አዲስ አመትም በደማቅ ሁኔታ አከብራለሁ አዲስ አመት የአዲስ ዘመን መለወጫ ጊዜ ነው ካለፈው አመት ወደ አዲስ አመት ሲገባ የሚያዝ እቅዶች አሉ እንደገና ደሞ ባአሉም የተለየ አይነት ድባብ ይኖረዋል። አዲስ አመት ደማቅ ሁኔታ ይከበራል አዲስ አመት ማክበር ብዙ ጊዜ። ምግብ በማዘጋጀት እንዲሁም የተለያዩ ማጌጫ በማዘጋጀት አዲስ አመት ይከበራል

መዝገቦችን አስቀምጣለሁ አስፈላጊ የሆኑ መዝገቦችን አስቀምጣለሁ ይሄም ለፈ አስፈላጊ ጊዜ ሲሆን ከዛ በስንት ሰዓት ከተዘጋጁ መዝገቦች ውስጥ እምፈልገው መረጃ በቀላሉ ለማግኘት ይረዳኛል። እንዲሁም ደግሞ መረጃ ሳይጠፋ እንዲቀመጥ ፈለጊዎች እንዲገኝ ያግዛል። ለስራ ጠቀሜታ አለው። እንዲሁም ለተለያየ አይነት ግብአት

አዎ የፀሀይ መውጣትን አያለሁ አንዳንድ ጊዜ የፀሀይ ሲወጣ ማየት በጣም ያምራል ፀሀይ ደማቅ ከለር ተሳያለች እንዲሁም የፀሀይ ብርሃኑ ሰውነትን ለማፈታት በጣም መልካም ነው ሰውነት የቀን የሰውነት ሙቀትን ለማግኘት ደስ ይላል። እንዲሁም ፀሀይ እንደመውጣቷ ደግሞ ፀሀይ መግባትን መመልከት ደስ ይላል ሙቀቱን የማታ የመግቢያ ሰዓት ማጣጣም። ፀሀይ መውጣትን አያለሁ

እሳት ለማንደድ ብዙ ነገሮችን እጠቀማለሁ መሰረቱ መጀመሪያ እሳት ለማንደድ የሚያስፈልገው ነገር እሳቱን የሚያመነጭ ነው አሁን ክብሪት ነው እሱ ማለት ነው። እሳቱ ከክብሪቱ በኋላ ደግሞ እንደገና አቀጣጣይ የሆኑ ፈሳሾች ያስፈልጋሉ እንደ ጋዝ ቤንዚን አይነት። እነሱን በመጠቀም ክርቢቱን በመጠቀም እንደዚሁም ደግሞ ደረቅ እንጨት እሳት በፍጥንት እንዲቀጣጠል ያደርጋል። ሶስቱን በመጠቀም እሳት ማየት

አዎ ስራዎችን በቅደም ተከተል አስቀምጣለሁ ስራውን በቅደም ተከተል ማስቀመጥ ጊዜ እንዲሁም ጉልበት ለመቆጠብ ይጠቅማል ምክንያቱም ስራ በቅደም ተከተል ሲቀመጥ በየትኛው ሰዓት ምን መስራት እንዳለብኝ አውቃለሁ ያም ያለምንም ችግር ስራዎችን በቀላሉ እንድተገብድ ይረዳኛል ስራም በቅደም ተከተል ማስቀመጥ ማዳበር በጣም መልካም

አዎ በአካባቢ ድልድይ አለ ድልድዮች በቀላሉ አውራ ጎዳናችንን ለመሻገር ያገለግላሉ እነዚህም በአካባቢው ያሉት ድልድዮችም ያሉት አውራ ጎዳናን ለመሻገር የሚያገለግሩ ድልድዮች ናቸው። አንዳንድ ደግሞ በወንዝ ላይ የተገነቡ ድልድዮችም አለ በአካባቢ የሚያልፍ ትልቅ ተለቅ ያለ ወንዝ አለ። በዛ ላይ የተገናባ ድልድይ አለ ድልድይ የሰው ልጅ እንግልትን በቅል ለማቅለል

ገንዘብ መቆጠብ የሞከርኩ ነው በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ አላስፈላጊ ውጪዎች መቀነስ ጀምሬያለሁ የቤት ምግብ መብላት ይረዳል። ከምግብ ቤቶች ላይ ለመብላት ውድ ነው። ወደ ገበያ ይዤ እሄዳለሁ ተጨማሪ ነገሮችን አንገዛም። ባንክውስጥ ማስቀመጥ ደህንነቱ የተጠበቀ ነው። ወደፊት እቅድ ማድረግ አለብኝ ያንን ጊዜ ከባድ ነው ግን አስፈላጊ ነው። ቁጣባ ለነገ ተስፋ ይሰጣል

ጓደኞቼ በህይወቴ ውስጥ በጣም አስፈላጊ ናቸው። ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን ችግር ጊዜ እንቀራረባለን በደስታ ጊዜ አብረን እንስቃለን። አሉ ሚስጥሮችን እንለዋወጣለን በየቅዳሜ አብርን እሰበሰባለን ቡና እንጠጣለን ታሪኮችን እንነጋገራለን። አንድአንድ ጊዜ እንጨቃጨቃለን ግን ፈጥነን እንጠያየቃለን። ይፈልገዋል ወይም ደግሞ ጓደኛ እድለኛ ያደርገዋል። ከእነሱ ጋር መሆን

ጸዋት የተለያየ ምግብ ለቁርስ ልበላ እችላለሁ ቀለል ያለ ምግቦች ብዙ ጊዜ ተመራጭ ናቸው ምክንያቱም ቀኑን ረጋ ብሎ ለማሳለፍ እንዲመች መሳሳት ላይ ትንሽ ከበድ ያለ ምግብ መብላት ጥሩ ነው። ለቁርስ ግን የተለያየሁት ቀላል ጣፋጭ ምግቦችን እበላለሁ። እነዚህን በቀላሉ ጤናዬን ለመጠበቅ እና የቀን ውሎዬን ለማሳመር ይረዱኛል